ቅመማ ቅመም የበዛበት ምግብ ትወዳለህ? የበዛበት ባይባል ይሻላል በልኩ ከሆነ ግን እወዳለው። ቅመም መብዛት ሚፈልጉ ምግቦች አሉ ማይፈልጉ መገቦች አሉ። አሁን ለምሳሌ አሳ ስንሰራ እሱን ለመቀመም ምናምን ብዙ አይነት ቅመማ ቅመም ልናደርግ እንችላለን። ዶሮ ወጥ ስንሰራም ብዙ አይነት ቅመማ ቅመም ልናደርግ እንችላለን ግን። በመጠኑ ቢሆን ነው ደስ እሚለኝ ግን እንጂ የበዛበት ባይሆን ደስ ይለኛል።